ቅመም የበዛበት ምግብ እወዳለሁ። ቅመም መብዛቱ ምናልባትም ለጤና ጥሩ ላይሆን አይችልም ለአንዳንድ ለኮሎስትሮሎች ጨምሮዎች ለምናምን እንደተለያዩ በሽታዎች ሊዳርግ ይችላል። እኔ ግን አላውቅም ምን እንደሆነ። ቅመም የበዛበት ምግብ በጣም እወዳለሁ። ከልጅነቴ ስለተመገብኩኝ ነው አላወቅኩም ብቻ በጣም እወዳለሁ።

ስለ ቤተሰቤ ምነግርህ ቤተሰቤ እኔ ሶስት ልጆች አሉኝ እንዲሁም ባለቤቴ አለች። አንድ ላይ አምስት ቤተሰብ ሆነን ነው የምንኖረው። ጥሩ ሁኔታ ነው የምንኖረው በመከባበር መተሳሰብ በመተሳዘን እና አንዱ አንዱ ለማሰብ እንኖራለን።

አዎ የዝናብ ውሃን ዘበስባለሁ ሰበስባለሁ አልፎ አልፎ የቧንቧ ውሃ ስለማይመጣ ያ የቧንቧ ውሃ ደግሞ ካልመጣ ልብስ ለማጠብና ለተለያዩ እንትኖች ስለምንቸገር የዝናብ ውሃን ሰበስባለሁ። እንዲሁም ለአትክልቶች ማጠጫ ለቤት ማጽጃና ለተለያዩ ለእጥበት ጉዳዮች አውለዋለሁ።